በመስመር ላይ ሙዚቃ ትሰማለህ የሚለው ጥያቄ? አዎ በመስመር ላይ የሚለውን ነገር ማስተካከል እና በመንገድ ላይ ነው የሚባለው በመንገድ ላይ ሙዚቃ ትሰማለህ የሚለው? አዎ በመንገድ ላይ ሙዚቃ መስማቱን እወዳለሁ። እኔ ሙዚቃ በጣም አጥናቂ ሰው ነኝ በጣም ነው የምወደው ሙዚቃ። ስለ ሙዚቃ ሲነሳ እኔ ቃላቶች ያጥሩኛል እንዴት ብዬ ሙዚቃ መግለጽ እንዳለብኝ ምናምን ነገር እና። ሙዚቃን በጣም ነው የምወደው። እና ለዛም በሄድኩበት ቦታ ሙዚቃ መስማትም እንተን ማለትም ያስደስተኛል። እንደው ሙዚቃ ሳልሰማ ቢሄድ በመንገዴ ላይ የተከፈተም እዚህ ከሰማሁ እስከምደርስበት ድረስ ያው ሙዝቃየ በአእምሮዬ እየደጋገምኩኝ እየዘፈንኩኝ ነው ራሱን የምጓዘው። እንደዚህ የሆነበት ምክንያት በእርግጥ እኔ አላቅም ግን። በሙዚቃ ያለኝ ፍቅር ይመስለኛል እኔ በተፈጥሮዬ ሙዚቃ ስለምወድ። ልጅን ልጅ እያለሁ በሙዚቃ ክፍለ ጊዜ ላይ እኔ ነበርኩኝ ከአስተማሪው በመቀጠል ተማሪዎች እንዲዘፍኑ እንዲጨፍሩ እና እንትን እንዲያደርጉ የነበረው። እና አሁን እራሱ ሳድግ የሙዚቃ ትምህርት ቤት ተምሬያለሁ። ለምሳሌ ልክ እንደ ጊታር ተምሬያለሁ። ጊታር በጣም ስለምወድ ጊታር ተምሬያለሁ ጊታር እንዴት መጠቀም እንዳለብን ምናምን እንዳለ ሁሉን ነገር አስተማሪዎች አስተምረውናል። በመቀጠል ከዛ ልክ ተመርቄ ልክ እንደወጣሁ ለመጀመሪያ ነገር ያደረኩት ነገር በሌላ ቦታ ሄጄ ትምህርት ቤት ከጓደኞቼ ጋር መክፈት ነበረ። እሱም የሙዚቃ ትምህርት ቤት መክፈት ነበረ የሆነ የመጀመሪያ ነገራችን ጓደኞቼም እንደኔ እዛው የተዋወኩአቸው። እነሱም በፒያኒስት አንዳንድ ቫዮሊን ድራመር ምናምን ሆኖ ተምረን ስለወጣን። አንድ በአንድ ሆነን የወጣነው ስለዚህ ይሄንን ነገር ለምን ወደ ቢዝነስ አንቀይረውም ተባብለን? ወደ ቢዝነስ ቀየርነው እሱም ቢዝነሱ ወደ ትምህርት ቤት መክፈት ነበረ። ትምህርት ቤትን ከፈትን ከዛ በኋላ በመጀመሪያዎቹ ሁለት ወራት ያን ያክል ብዙም ተማሪ አልነበረም ግን አይ አይከፋም ጥሩ ነበረ። ግን ከዛ በኋላ ትምህርት ቤታችንን እውቅና እያገኘ ሲመጣ ብዙ ሰዎችን ማስተማር ስንችልና ያሉንን ነገሮች እንዳለ ማስፋት ስንችል ተማሪዎች ወደ እኛ መምጣት ጀመሩ። እኛም የተማርነውን ነገር ለእነሱ እያስተማርን እኛ እርስ በእርስ የተማርን እያሳደግን ልምዳችንን ይዘን መጣን። እና እንዲህ እንዲህ እያለ ነው የሚቀጥለው ህይወታችን

በፍጥነት መተኛት ትችላለህ ለሚለው ጥያቄ? አዎ እኔ በፍጥነት መተኛት ነው እችላለሁ። ያም የሆነበት ምክንያት እኔ ቀንም ሙሉ ስክሪን ላይ ተቀምጬ ስለሙሉ አይኔን ሁሉ ሰው መጥቼ ይዝልና ይደክመኛል ለዛ። ቶሎ በመተኛት ትችሎታለኝ ብዬ አስባለሁ። በተፈጥሮዬ እንዴ አንዳንድ ጊዜ ደግሞ ኖርማል ጓደኞቼ ጋር ስተግራኝ አንድ ጓደኞቼን ቤት። እኔ እንግፍ ዞር ሲሉ እንቅፍተኛ ያገኛል እና እና እየመጠበጡ ያስቸጉሩኝ ነበር። እንደውም እኔ እኔ አላውቅም ለምንድነው እዛ ነብዛ

ልብስ በእጅህ ነው የምታጥበው ወይ ለሚለው ጥያቄ? አሁን ላይ አልነበረም ግን ከዚህ በፊት ልጅ እያለው ልብስ በእጃችን ነበር ምናጥበው ቤተሰቦቼ እንዳለ ልብስ ማሽን አልነበረንም ልብስ ማጠቢያ ማሽን አልነበረንም እና ያኔ በእጃችን ነበር የምናጥበው እንደውም በእጃችን ማጠባችን እንደውም ለኛም በጣም የሚያስደስትና ደስ የሚል ጊዜ ነበር የምናሳልፍ ልብስ በምናጥብበት ጊዜ። ምክንያቱም ሁላችንም ቤተሰቦቻችን ወጥተን ነበር እኩል በአንድ ላይ ልብስ የምናጠበው እየተጫወትነ እየተሳሳቅነ ምናምን ነበር እንደውም እሱ ነገር ቢቀጥል ብዬ እኔ በራሴ እፈልጋለሁ ልብስ በእጅ እንዲታጠብ ምናምን ነገር ግን ያሁን ነገር ተሁሉ ተረስቶ ለእናትና ለአባቶቼ የልብስ ማጠቢያ ማሽን ገዝቼላቸው እነሱ ራሱ በእጅ አጥብ አቁመው በማሽኑ እያጣቡት ያለው እያጣቡ አለው። እኔ ራሱ ከገዛሁትም ቤቴ ውስጥ ማጠብ ስለማልችል ለእነሱ በሱ እየሄድኩኝ በየ ሳምንት ሶስት በ የሶስት ሳምንት አንዴ ከሄድኩ እኩል የታጠበ ልብስ የሚታጠበ ልብስ ሰጥቻቸው ታጥቦልኝ አድርቀውልኝ ይሰጡኛል። እንደዛ እንደዛ እያልን ነው በልብስ ማሽን እያጠብን እንትን የምንለው ደግሞ በልብስ ማሽን ማጠባችን ደግሞ ጠቃሚ ነው አንደኛው እዛው ወዲያው ነው የሚደርቅልን እዛው የታጠበውን ልብስ በሁለት ደቂቃ በሶስት ደቂቃ እዛ ተደርቆ ይሰጠኛል እሱ እሱ ለኔ ጠቃሚ ነው ብዬ አስባለሁ ጠቃሜታ አለው። አንዳንድ ሰው እንዲህ አይነት ነገር አይወዱትም እንትን አይሉትም ብዬ አስ ይሸታል ይላሉ ወድያውኑ ንፋስ ካልነካው ምን ካላለው የተጠበው ልብስ ይሸታል መጥፎ ጠረን ያመጣል ብሎ ያስባሉ ግን እኔ ብዙን ጊዜ እንደዛ ሆኖብኝ ሆኖብኝ አጋጥሞኝም አያውቅም። እንጂ አላውቅም ግን ስለ እጅ ልብስ ማጠብ ደግሞ እኔ ሁሌ ነው ምናገረው ልብስ ልብስን በእጅ ማጠብ ጠቀሜታ ብዬ የማስበው ከቤተሰብ ጋር በደንብ እንድንገናኝ። ደስ የሚል አክቲቪቲዎችን ወይ ተግባሮቶችን እንድናሳልፍ ያደርጋል እያወራን ነው የተጫወትን ነው የተቀለድን ነው የልብስ አጥቦቱን ጊዜውን የምንገፋውና እሱን እሱን ነገር እኔ እወደዋለሁ። ልጅ እያለን ትዝ ይለኛል እኔ እጠብ የምባል የነበረው የቤቱን የሁሉንም ካልሲዎች እጠብ እባላለሁ ታናሽ እህቴ ጫማዎቻችን የሁላችንም እጠቡ ጥረጊ ትባል ነበረ። እናትና አባቴ ምናምን ሌሎች ታናንሾቼም የነበሩና ታላላቆቼም ነበሩ ሁላችንም ተሰብስበን በቃ አንድ ቅዳሜና እሁድ ወጥተን ነበር የምናጥበው ወይ ቅዳሜ ወይ እሁድ መርጠን ልብሳችንን ወጥተን እናጥብ ነበር። አሪፍ ጊዜ ነበር ያሳለፍነው ብዬ እኔ በራሴ መናገር እችላለሁ እኔም ወደፊት አግብቼ ለልጆቼ ይሄን ነገር ማካፈል እፈልጋለሁ። ልብስ ለግዴታ ደግሞ በእጅ ለማጠብ ግዴታ ላለማጠብ ማሽን አለመኖር ብቻ ጠቃሚ ነው ብዬ አላስብም ማሽን አለመኖር ኖሮ ራሱ ማሽን ሊበላሽ ስለሚችል በእጅ ማጠብ መለማመድ እና መልመድ አለ መለማመድ እና መቻል አለብን ብዬ እኔ ራሴ አስባለሁ። ያው የኔ ያሳለፍኩትን ነገር ልጆቼም እንዲያሳልፉ ስለምፈልግ እንደዛ እንዲሆን ስለምፈልግ ነው።

ቡና መፍጨት ታውቃለህ ወይ ፈጭት ታውቃለህ ለሚለው ጥያቄ እኔ አዎ ቡና ፈጭቼ አውቃለሁ። በማሽን ነው። አሁን እየፈጨሁት ያለው ግን ልጅ እያለን እኛ ቤት ቡና መፍጫ አልነበረም እና በመውቀጫ ነበር። እያወቀጥን መንፈጫ የነበረው። እና ይገርመኛል ስለ ቡና እንደዛ እንደዛ ስደረግ ምናምን በጣም ይገርመኝ ነበረ። እንዴት ቡና ከየት እንደሚመጣ እንዴት እንደሚተከል ምናምን ነገር እውቀት ይሰጠኝ ነበር። ከአባቴ ይሄ እንደው ያስፈልጋል ማወቅ አለባችሁ ብሎ። ቡናውን ገዝስቶ እቤቱ ተከለና። የተንከባከበ ማሳደግ ጀመርን አሁን ራሱ ቤታችን ውስጥ የቤታችን ግቢ ውስጥ የቡና ዛፍ አለ። እና በየጊዜው ሲያድግ ሲያድግ የተነገረ ለቤት ይጠቀሙበታል ለቡና እንትን መጠጣት የተደረገ ይጠቀሙበታል ብዬ እያለሁ